ከስራ ሰዓት በኋላ ምን ትሰራለህ የሚለው ጥያቄ? ያው ሁኔታዎቹ ይወስኑታል በጣም ብዙ የሚሰሩ ስራዎች አሉ። መደበኛ የስራ ሰዓት አለ። ከጧቱ ሁለት ሰዓት ተኩል እስከ ዘጠኝ ሰዓት ተኩል ያለውን ጊዜ በመደበኛ የስራ ቦታ ላይ እገኛለሁ። ከዛ በኋላ የምሰራቸው ስራዎች አሉ። ከቤት መጥቼ ልጅ እጠብቃለሁኝ ከልጄ ጋር የተወሰነ ጊዜ አሳልፋለሁ። በመሃል በመሃል ደግሞ ቤት አግዛለሁኝ እቃ ማጠብ ካለብኝ እቃ አጥባለሁ። ከዛ ልጄን ይዤው ዎክ አረጋለሁ። ከዛ ስመለስ ለልጅቱም የሚሆነውን ምግብ አበስላለሁ። ከዛ ደግሞ ኦንላይን ላይ አንዳንድ ስራዎችን እፈልጋለሁኝ። ምንም እንኳን ስኬታማ ባለሆንም እስካሁን ባለው የስራ ሁኔታ። ብዙ ውጤታማ የሚባል ኦንላይን ላይ ስራ ማግኘት አልቻልኩም። ምናልባት የኔ የራሴ ውስንነት ሊኖር ይችላል። ከዛ በተጨማሪ ደግሞ በሳምንት ሶስት ቀን ወይም ደግሞ አራት ቀን የሚሆነውን ጊዜ ተማሪዎችን አስጥናለሁኝ። መምህር እንደምሆን መጠን። በሰአት የተወሰነ ገንዘብ እያስከፈልኩኝ ከተማሪዎች ጋር የተወሰነ ጊዜ እቆያለሁ አስጠናለሁ። ከዛ ውጪ ቤት አጸዳለሁኝ። አንዳንድ ሪሰርቾችን እንደዚሁ በተጨማሪነት የሚሰራቸው የሪሰርች ስራዎች አሉ። ፕሮፖዛሎችን አዘጋጃለሁ። አንዳንድ ጊዜ ደግሞ ኦንላይን ለይ ስልጠናዎችን እሰለጥናለሁ። ለምሳሌ ቪዲዮ ኤዲቲንግ ዳታ አናላይሲስ የመሳሰሉ ስልጠናዎችን እወስዳለሁ። እንደዚህ እንደዚህ እያደረኩኝ ነው። እንግዲህ ከስራ ሰዓት በኋላ ያለኝን ሰአቴን የማሳለፍው።